የትርፍ ጊዜ ማሳለፊያ ማሳለፊያዎች ምንድን ናቸው ነው የሚለው ጥያቄው? እኔ ትርፍ ጊዜ የማሳልፈው ፊልም በማየት ነው ፊልም በጣም የምወደው የሚያዝናናኝ በትርፍ ጊዜየ ፊልም ማየት ነው። የማያቸው የፊልም አይነቶችም ሮማንቲክ ሆረር ፊልሞችን ማየት እወዳለሁኝ። ለምሳሌ ሮማንቲክ ፊልሞች። የተለያዩ በጣም አስደሳች ፊልሞች አሉ። እንዲሁም የሆረር አስፈሪ ፊልሞችን አያለው ከዚህ በተጨማሪ ፊክሽን መጽሐፎችን ማንበብ ያስደስተኛል የተለያዩ ፊክሽን መጽሐፎችም አሉ። የተለያዩ ማለት የፍቅር የፊክሽን መጽሐፎች አሉ። ታሪካዊ የታሪካዊ አመጣጥ ማለት የቅድመ አመጣጥ እሚያስረዱ የድሮ ታሪኮች መጽሐፍቶች አሉ እነሱን ማንበብ ያስደስተኛል። እንዲሁም በትርፍ ጊዜ የሚያስደስተኝ ነገር ውስጥ ቤተሰቦቼን መርዳት ነው። ቤተሰቦቼን በስራ በተለያዩ ስራዎች እረዳለሁ ማለትም ቤት ቤት በማጽዳት አልጋ በማንጠፍ እቃ በማጠብ የተለያዩ ስራዎችን በመስራት አግዛለሁ። እንዲሁም በትርፍ ጊዜየ የተቸገሩ ሰዎችን መርዳት አቅመ ደካማዎችን መርዳትም ያስደስተኛል። እነዚህን ስራዎች እሰራለሁኝ አመሰግናለሁ።